በባህላችን ብዙ አይነት የሰርግ አካሄዶች አሉ። ለምሳሌ እኛ የምንኖረው ኢትዮጵያ ውስጥ ነውና ከሰማንያ ብሄር ብሄር ሰቦች እና ከሰማንያ ባህል ባህሎች በላይ አሉ። እና እያንዳንዱ ባህለ የራሱ አይነት የሰርግ የሽምግልና አይነት አካሄዶች አሉ። እኔ አሁን የምኖርበት አካባቢ ከሆነ መጀመሪያ ባልና ሚስት ተፈላልገው ፍቅረኛሞች እስከሆኑ ድረስ። ባልየው ለቤተሰቦቿ ሽምግልና ይልካል ማለት ልጆትን ለልጄ ስጡኝ አይነት ነገር ማለት ነው። በዛ ጊዜ ቢሆን በሚሄድበት ሰዓት። ጥሎሽ ይቀመጣል ጥሎሽ ይሰጣል ለሚስትየዋ ቤተሰቦች ማለት ነው። ለምሳሌ እኛ አካባቢ ያለው ወርቅ ሊሆን ይችላል። ብር ሊሆን ይችላል የተለያዩ እቃዎች ሊሆኑ ይችላሉ። እንደ ጥሎሽ ይሰጣል መጠጥም ካለው ውስኪ ይሰጣል። እኛ አካባቢ ማለት ነው ከዛ በኋላ ካለፈ በኋላ ደግሞ ፕሮግራም ይዘጋጃል። ሽምግልና እለት ምግብ ይዘጋጃል ለመጡት ለሽማግሌዎቹ ለተላኩት ሰዎች ምግብ ይሰጣል ማለት ነው።

እንደዛ ለማለት አስቸግራለሁ ማታም አምስቼ የምኖረው አይነት ሰው ነኝ። ጠዋትም በጠዋት የምንሰሳው ሰው ነኝ። ከከዛ በፊት እንደነገርኩ። ከአስራ ሁለት ሰዓት እስከ አንድ ሰዓት ቅድሜ የምነሳ አይነት ሰው ነኝ። ማለት እንቅልፍ አያስቸግረኝም። ጠዋት ማታ ምንም ያህል ባመሽ። የተለያዩ ከጓደኞቼ ጋር የተዝናናውም ባመሽ። ባስም እያየሁት ከሳለ ሰባ ሰዓት ስምንት ሰዓት ባመሽም ሶስት ሰዓትም ተኝቼም። ጠዋት ነው የምነሳው ማት። ስምንት ሰዓት ያለ እንቅልፍ ጊዜ አግዝቼ። የምነሳው ጠዋት አስራ ሁለት ሰዓት ነው። የጧትና የማታና ሰው ነህ ለማለት አስቸጋሪ ነው። ሁለቱም ላይ አመጣጥኘ ነው የምሰራው። ምክንያቱም ከዚህ በፊት የነበረኝ የስራ ላይፎች ላይ ሪስትሪክት ሆኜ። ቀጥለጥ ያልኩ አይነት ሰው ሆኜ እንዲነሳ እና እንዲኖር አግዞኛል። ያ ነገር እስከአሁን ከዚያም ስራ ወጥቼ። እስካሁን ቁጭ ባልኩበት ሰዓት በሙሉ ያ ነገር ቀጥሎ እያገዛኝ ነው። ማለት ከእኔ ጋር ህይወት ይሆናል ማለት ነው። ለምሰራዎች ለምሰራቸው ነገሮች ጧት ለማከናውናቸው ነገሮች ቤተሰቦቼን ለማሳካከላቸው ነገሮች በሙሉ። በጧት እነሳለሁ ማታም ሲሆን ማታም እዝናናለሁ ምናምን እንደማንኛውም ሰው አደርጋለሁ። ግን እነሱ በሞላ ሲሆኑ የጧት አያስቸግረኝም ጧትም ማታም እኩል ሆኖ ነው የተሰሩልኝ ያለው ለኔ ማለት ነው።

አይ እንደዚህ አይነት ነገር የማድረግ እንትኑ የለኝም ከተታመምኩ ብዙ ጊዜ ህመም ላይ ከሆንክ ብዙ ነገር መስራት ነው። የማልችለው ማለት እኔ። ህመም ማልችል አይነት ሰው ነኝ በተፈጥሮዬ እና ህመም ስከትፍ ሲከሰትብኝ ወዲያውኑ የማደርጋቸው ነገሮች አሉ። በስራ ቦታ ላይ ከሆንኩ አለቀ እጄ ጋር። የስራ አካባቢውንም መበጥበጥ ስለማልፈልግ አንደኛ ያው አካባቢ አንድ የታመመም ሰው ካለ ሌላውም ሰው እንደፈለገ ሆኖ አይሰራም። እኔም ያ ነገር እንዲከሰትብኝ ስለማልፈልግ መጀመሪያ አቅራቢየዬ ላለ የቅርብ አለቃዬ አሳውቃለሁ። ስራ ከሚበደል አንደኛ ያው ስራ ከሚበደል ነው። ስራ ከሚበደል እኔም ታምሜ የቀረውን ሰው ከማሳምም ያለው አማራጭ ወደ ቤት ሄጄ እረፍት ልውሰድ የማለት ጥያቄ አለኝ አቀርባለሁ። ምክንያቱም እኔ አልችልም። በ ሁለት ነገሮችን ማስታመም አልችልም አንዳንዴ ህመሜን አቅሙ መ ማስተመም ቀጣይ ቀን የሚመ ለሚመጣው ስራ የተሻለ ሰው ይሆናል። አንድ ሰው ራሱን አክሞ ከመጠጣ ካላከመ ግን ያ ህመም እየባሰበት እየባሰበት እየባሰበት ሌላ አይነት ደረጃ ውስጥ ከሚደርስ ያለው አማራጭ አንድ ቀን መስዋዕት አድርጎ እቤት ቀርቶ። መታ መታከምም ካለበት ሆስፒታል ሄዶ አይ እንደዚህ መሆን እችላለሁ። ያለኝ ነገር ይበቃልም ካለ እዛው ታክሞ መድሃኒትም ወስዶ ለው ቀጣይ ቀን ያሉትና ከዛ በኋላ ያሉት ቀናቶች። ጥሩ ሰው ሆኖ ድኖ ቢመለስ ለስራው የተሻለ ያንተ ሰው ይሆናል። ብዬ ስለማስብ ብዙ ጊዜ በህመም ላይ አልቀልድም ውሳኔዎችን አሳልፋለሁ። በቃ ካልቻልኩ አልቻልኩም ነው ማለት እይ ታሞ መስራት ስራውንም ጥሩ አያደርገውም። አካባቢው ላይ ላለው ሰውም ኢንቫይሮመንቱም ጥሩ አይመጡም። ያ ነገርም እኔንም እኔ ጋርም እንደዚህ አይነት ነገር እንዲከሰት ስለማልፈልግ ሌሎችም ሲታመሙ ሂዱ እረፉ ወይ ታከሙ እምል አይነት ሰው ስለሆንኩ። እኔም እንደዚህ አይነት ሲከሰትብኝ ወደኋላ አልልም ራሴን ለማዳን መጀመሪያ እሞክራለሁ።

ይሄ ብዙ ጊዜ የሚሄድ አይነት ሰው አይደለሁም ምክንያቱም አሁን ዘመኑ ረቋል ከምናስበው ደረጃ በላይ ማለት ነው። ዘመኑ የገበያ ነው። በሞተረኞች እቤታችን ድረስ እቃውን የሚያመጡበት ጊዜ ነው ያለነው እና ገበያ የመሄድ የነገሬ ቀንሷል የምፈልጋቸውን ነገሮች። አማራጮች ላይ በድህረ ገጽ እንገዛለን። ግን ከነ ድህረ ገጽ ማየት የማንችላቸው ነገሮች አንዳንዴ ድህረ ገጽ ላይ ስናየው የሚያምር ነገር ይሆንና በአካል ሲገኝ ሌላ የሚሆኑ እንትኖች አሉ እቃዎች አሉ። እሱን ነገሮች ግን ለመለየት አንዳንዴ ጊዜ። ራሴ ወደ ገበያ እወጣለሁ ግን በሳምንት ሁለት ጊዜ ምናምን ልወጣ እችላለሁ እሱም ያው ባለኝ የገንዘብ መጠን ሊለካ ይችላል። ገንዘብ ካለኝ ማለት ማድረግ የምችላቸውን ነገሮች በሙሉ ካሉ። መግዛት የምፈልገው ነገር ካለ አደርጋለሁ። አንዳንዴ የገንዘቡ ሁኔታ ይወስነናል። የምንገዛቸው ነገሮች በገንዘባችን ስለሚወሰኑ። ገንዘብ ካለኝ በሳምንት ሁለት ሶስት ጊዜ ሊሄድ እችላለሁ የምገዛቸው ነገሮች አይጠፉም። ማለት የምንገዛቸው ነገሮች በጣም ብዙ ስለሆኑ ለሰው ልጅ የሚያስፈልጉ ነገሮች ብዙ ስለሆኑ እነሱን ሁሉ ለማሟላት። እወጣለሁ ገበያ በ ስንት ለማለት ያስቸግራል። እንዳልኩህ ግድ እንትን ያስፈልገናል ይሄን ነገር ለማውራት። የብሩ መጠን ምንድነው? የምንገዛው የሚባለውን ነገር ለማወቅ ብር ስለሚያስፈልገን እንደ ብሩ ሁኔታ ነው። ግን በቀላሉ በቃ አልሄደም ከተባልኩ እንኳን ሁለት ቀን እሄዳለሁ ብሎ መያዝ ይቻላል።

ምወዶ ሽታ ምን ብዬ ልንገርክ ቤተክርስቲያን ስንሄድ እኛ የኦርቶዶክስ አማኝ። እምነት ተከታዮች ነንና ቤተክርስቲያን አካባቢ ስንሄድ። የሚጠስ እጣን አለ እሱ እጣን ነው በጣም ነው የምወደው እጣን ከምንም ከምንም በላይ የሚበልጥብኝ የጣን ሽታ እሱ ነው። ሌሎች ሽታዎች አሉ ግን እሱ ደረጃ አይደርሱም። በጣም ነው እሚያዝናናኝ በጣም ነው እምወደው ለምን እንደሁ አላቅም። ወይ ከቤተሰብ ጋር ከቤተክርስቲያን ጋር ስለሚተሳሰር ሊሆን ይችላል አላውቅም። ግን እንዴት እንደሆነ አላውቅም ይገናኝብኛል። ምን ለማለት አልችልም። ሽታ ብዙ አይነት ሽታ አለ ኢትዮጵያ ውስጥ የሚሸት ሽታ ማለት ነው። እኛ ሀገር ያው ንጹህ አይደለችም ግን እምወደው ሽታ ያ የቤተክርስቲያን ሽታ ነው። ከእጣን ነው የሚባለው እጣን አለ የተለየ እጣን ነው እጣን አሁን ብዙ አይነት እጣኖች ሸታዎች አሉ እጣኖች ማለት ነው። ግን የተለየ እጣን ሽታ አለ የቤተክርስቲያን ለብቻ ሚሸት ሽታ ማለት ነው ያ እዛ ስሄድ ሰላም ይሰጠኛል። መንፈሴ ይረጋጋል ቤተክርስቲያን ብቻ ነው ያን ሽታ ላገኘው እምችለውና። እሱን ሽታ። በጣም ነው ነፍሴን ፍክት የሚያደርጋት እሚያስደስተኝ እሚያዝናናኝ። እና እኔን ብቻ አይደለም ያነገር ጠይቄያለሁ ማለት ለኔ ብቻ ነው። ይሄ ነገር ሽታው እሚመቸኝ ሽታውን ብዙ ነገር ሰላሜን እማገኘው ስል እኔ ጋር ብቻ አይደለም ብዙ ሰው ጋር ነው ያ ነገር የተከሰተው። ብዙ ሰው ያንጠረን ይወደዋል። ብዙ ሰው ያንጠረን ማግኘት ይፈልጋል

አዎ ችግር ይፈጥርብኛል። ባለንበት አካባቢ የተለያየ መሰረተ ልማቶች መንገዶች መኪና በሚያልፍባቸው ጊዜ በሚሰሩት መኪኖች አቧራው ይነሳል ያ አቧራ ደግሞ በአካባቢው በጣም ብዙ ችግር ይፈጥራል። በእጽዋቶች ላይ በእኔም ላይ የተለያየ አይነት ችግር ያስከስታል እነዛ አቧራዎች ጥቃቅን ከመሆናቸው የተነሳ በተለያየ በመተንፈሻ ትቧችን ይገባል። በአይን ብሌናችን በኩል ይገባል በዛን ጊዜ የተለያየ በሽታዎች እንደ ትርኩ ትራኮማ አይነት በሽታዎች በሰው ላይ እንዲከሰቱ ያደርጋሉ። በአካባቢው ላይ ያለውን ውበት ያጠፋል የተለያዩ ችግሮች ላይ ይቦናል። ያ ነገር እንደውም በመኪና ብቻ ነው። የተለያዩ ኮንስትራክሽን ስራዎች በሚሰሩበት ህንፃ ጊዜ የተለያዬ የሲሚንቶ አቧራዎቼ የሲሚንቶ ብናኞች ይመጣሉ እነሱ ደግሞ የመተንፈሻ አካል ውስጥ ገብተው ሳምባ ውስጥ ገብተው የተለያዩ ችግሮች ይፈጥራሉ። ብዙ ጊዜ የምናያቸው መተንፈሻ ችግር መተንፈሻ አካላት ችግር በሽታዎች የሚመጡት በእንደዚህ አይነት ምክንያቶች ናችው። በጥቃቅን የማይታዩ አቧራ በማይመስሉ አቧራ ግን የሆኑ ወደ መተንፈሻ ትቧችን ውስጥ እየገቡ ሳንባችንን ይጎዱታል። አይናችን እንደሚጎዱት ያህል ማለት ነው። እነዛ አቧራዎች በእኔም በአካባቢም ሰው ላይ በተለያዩ ችግኞችም ይሁኑ መኪናዎች ላይ ያማሩ ውብ ሰፈሮች ላይ ትልቅ ችግር ይፈጥራሉ። አቧራ ከተማን ያበላሻል የሰውን ያበላሻል የሰውን ሳምባ ያበላሻል።

አዎ። የድሮ ፎቶዎችን እሰበስባለሁ። ምክንያቱም እነዛን ነገሮች ታሪክ ናቸው ብዬ ስለማስብ ማለት የኋለው ከሌለ የፊቱ የለም። በፊት እንዴት ነበርን? እንዴት እየሆንን ነበረ ማስታወሻ ጊዜያትን። ለምሳሌ እኔ አሁን ከልጅነት ጀምሮ የነበሩኝ ፎቶዎች ሰብስቤ ይዣለሁ ምክንያቱም ማስታወሻ ናቸው እንዴት ነበርኩ ልጅነቴን እንዴት አሳለፍኩ። እንደዚህ እንደዚህ የሆነ ሰዓት ላይ ምን እያረኩ ነበር እነዛ ሳረጋቸው የነበሩት ነገሮች አንዳንድ ጊዜ ካይምሮ ብዙ ማስታወስ ችሎታ። በላይ አንዳንድ ፎቶ ለታሪክ ይቀመጣሉ አይምሮአችን በጣም ቢዚ ይሆኖና እያንዳንዷን ሁኔታ ማስታወስ ላይችልበት ይችላል። እና እንደዛ ሲከሰቱ ደግሞ እኔ እኔ ደግሞ በጭንቅላቴ ብዙ ሚይዝ አይነት ሰው አይደለሁም። ጊዜዎችን ማለት ነው እንደ ማስታወሻ መያዝ የምፈልገው ብዙ ጊዜ ይሄን ነው። ታሪክ በጣም ደስ የሚለኝ ሰው ነኝ። እና ፎቶዎቼን እኔም አስቀምጣለሁ ፎቶዎቼን እኔም የኔ ብቻ አይደለም። አሁን የአባቴ እሱ ብዙ ሰብሳቢ አይደለም ማለት በአባቶች በአባቴ ጊዜ ብዙ ካሜራ ስላልነበረ የልጅነት ሁኔታዎችን ብዙ ነገሮችን ማግኘት አልተቻለም። ግን አባቴ እኔ ከመወለዴ ከአስር አመት በፊት ምናምን የነበሩ ፎቶዎችን አሉ በጣም የሚገርሙ የሚገርሙ ማለት ለካ አባቴ ወጣት እያለ እንደዚህ ነበር? ወይ እና አባቴ እና እናቴ አንድ ላይ ሲገናኙ ፍቅር ሲጀምሩ እንደዚህ ነበሩ። የሚያስብሉ በጣም ብዙ ብዙ ታሪኮች እንደ ማስታወሻ አንዳንድ ሰው በቃል ከሚነግርህ በላይ ፎቶህን እያየህ ብዙ የምትማረው ብዙ አሃ ለካ እንደዚህ ነበረ። ለምሳሌ ከተሞችን ሁኔታ አሁን የምኖርበት አዲስ አበባ ነው። አዲስ አበባ የዛሬ አስር አመት ፎቶ ያነሳት ሰው እና ዛሬ መጥቶ ቢያነሳት ያላትን ልዩነት ለመረዳት በጣም ይረዳዋል እንዴ እንዴት እንዲ ይቺ ሀገር እየተለወጠች ነው። ወደፊትስ ምን ልትሆን ትችላለች? የሚሉ አይነት ነገር ይፈጥርበታል። አንድ ካሜራ ማን ላይ እንደዛ አይነት ማድረጉ ማለት ነው። እኔም ቤተሰቦቼን ሳይ በፊት እንደዚህ ነበሩ አሁን እንደዚህ ነው ወደፊትስ እንዴት ነው የሚሆኑት። የሚለውን ለምን ከግምት ውስጥ ለማስገባት በጣም ጠቃሚ ነው። እኔ ደግሞ በጣም ፎቶ የምወድ ሰው ስለሆንኩ የልጅነቴን ፎቶ እሰበስባለው። ጓደኞቼ ጋር ፎቶ ሲኖሩኝ እያንዳንዱን ፎቶ በስነ ስርዓት ላኩልኝ አስቀምጡልኝ እንደዚህ ይሄ ነገር ይጠቅመናል ለወደፊት ማስታወሻ ይሆናል። ሌላው ሌላው እንኳን ቢቀር እያስታወስን እየሳቅን እየተጫወትን የምናስበው ሁኔታ ሊሆን ይችላል። ብዬ ብዙ ጓደኞቼ ጋር እንደዚህ ሁሌ ነው የምጨቀጭቀው። አንዳንድ ጓደኞቼ አይሰበስቡም ፎቶዎችን አይዙም ማለት በቃ ያፍሩባቸዋል በድሮ እንዴ እረ እንደዚህ ነበርኩ በጣም ነው የሚያሳፍረው። እንዴት እንደዚህ ሆንኩ ምናምን ይላሉ። እኔ ግን ያን ነገር በቃ ጊዜ ነው ሁሉም ሰው በጊዜው ልክ ነው። እኔ ያ ዛሬ አምስት አመት ያደረኳቸው ፎቶዎች ላይ ምናምን የጅንቅ እንቅስቃሴዎች ምናምን ሊደብሯቸው ይችላሉ። ሰዎች እኔ ግን በቃ በዛ ሰዓት በጊዜው ልክ ነኝ ብዬ ነው ያሰብኩት። እና ልክ ነኝም ደግሞ አንድ ሰው ልክ ነኝ ብሎ የሰራው ነገር በሙሉ ወደፊት ቢሆን ምንም የሚያሳፍረው ጉዳይ የለም። እና እኔ እያንዳንዷችን ፎቶ የኔ ብቻ አይደለም። የቤተሰቦቼ የእናቴ የወንድሜን የጓደኞቼን የፍቅረኛዬንም ጭምር እንዳልኩ ደግሞ የከተማዬንም ማለት ለውጤን ማየት ትፈልጋለህ ለውጤን ማየት ፍቅር ያለኝ ሰው ነኝ። እና እንደዚህ አይነት ፎቶዎችን እይዛለሁ። የድሮ ፎቶዎችን።

አዎ መስኮቴን ከፍዬ ከፍቼ ነው የምውለው። ምክንያቱም ንጹህ አየር ለማግኘት ቤት ውስጥ አንዳንድ ጊዜ ቤት ውስጥ ታፍኜ የከሰል ጭስ አለ። የምግብ ጭስ አለ። የተለያዩ ሽታዎች አሉ። እኛ ቤት ደግሞ ድመት ስላለ ሽታዎች ሲኖሩ አዲስ የተቀየረ አየር ለማግኘት ምን ማድረግ አለብን መስኮቶቻችንን ከፍተን እንውላለን የተለያየ አየር ካላገኘን ቤቱ ይታፈናል ቤቱ ሲታፈን ሙቀት ይፈጠራል እነዛም ሙቀቶች ደግሞ ለሰውነት ጥሩ አይደሉም። እንቅልፍ እንቅልፍ ይላሉ ለሚሰራ ሰው እኮ መስራት ያለብን ሰዓት ያለስራ እንድታሳልፍ ያደርግሃል ያን ነገርም መስራት ስለማልፈልግ እኔ ጠዋት ከእንቅልፌ እንደተነሳው ቁርሴን እበላለሁ መስኮቱን ከፍቼ ንጹህ አየር ወደ ውስጥ እንዲገባና ቤት ውስጥ ያለው አየር እንዲወጣ እንዲቀያየር ማደርገው እስከ ማታ አስራአንድ ሰዓት አካባቢ ድረስ ክፍት ነው የሚሆነው። ምክንያቱም እንዳልኩህ ግዴታ ነው አንድ ቤት ታፍኖ መዋል የለበትም ውስጥ ያሉት እርጥበት ነገሮች ብዙ ሽታዎች ሊፈጥሩ ይችላሉ። የሰው ጫማና አካል ሲኖሩ ያው ወጣቶች አይደለን የሚከሰቱ ብዙ ነገሮች አሉ እነሱ ሽታዎች ሊሆኑ ይችላሉ እነሱን በሙሉ ለመከላከል ያለው አራጭ ቀጥታ አየር ከውጭ ክፍላችን ውስጥ አየር እንዲገባ መስኮቶችን መክፈት ነው። እነዛ መክፈቶች መስኮቶች መክፈት ደግሞ ለቤት ውስጥ ብዙ የተለያየ ትልልቅ ጥቅም ይሰጡታል ማለት ነው።